በጣም ጥሩ ጥያቄ ነው መብራት ሲቆረጥ የማደርጋቸው ነገሮች አንደኛ መጽሐፍትን አነባለሁኝ በስልኬ ማለት ነው። ከዛ ባሻገር ደግሞ መብራት በተቆረጠበት ጊዜ ቁጭ ብዬ ማሰብ እወዳለሁኝ የ የተለያዩ የሚሰሩ የሚነበቡ ነገሮችን አነባለሁኝ ማለት ነው። ስለዚህ መብራት ሲመጣ ያው ስልኬን ቻርጅ እንደማደርገው ሁሉ መብራት በሚቋረጥበት ጊዜ ደግሞ ያው እንግዲህ ሻማ አመጣና ሻማዎችን አበራለሁ። ባትሪ ድንጋይ ገዝቼ ደግሞ ከባትሪ ቀፎዬ ላይ አድርጌ በማብራት የተለያዩ መጽሐፍቶችን ማንበብ መስራት ያሉብኝን የማከናውናቸውን ሪፖርት ነገሮች ካሉኝ ደግሞ እነሱን በወረቀት የመጽሐፍ ስራ እሰራለሁኝ ማለት ነው። ስለዚህ መብራት ሲቋረጥ እነኚህን ነገሮችን አደርጋለሁኝ ማለት ነው